አንዳንድ ጥቅም ላይ እንደገና ማዋል የሚችሉ ነገሮችን ጥቅም ላይ ማዋል ያስፈልጋሉ ምክንያቱም ዝም ብሎ እንዳይባክን ያደርጋል። ለምሳሌ ልክ እንደ ፕላስቲክ አይነት። ብርጭቆ እንደዛ እንደገና ተሰርቶ ወደ ስራ መግባት ይችላል ነው። ስለዚህ እንደዛ አይነት ነገር ሃይላንዶች የተለያየ የፕላስቲክ ውጤቶች ፕላስቲክ ውጤቶችለተለያዩ እንደገና ጥቅም ላይ የሚውሉአይነት ማቴሪያሎቹ እቃዎቹ ስለሆኑ እነዛን እንደገና ሰርቶ መጠቀም ማለት ለተለያየ አገልግሎት መጠቀም በጣም አስፈላጊ ነገር ነው። ያው በቴክኖሎጂው እያደግን ስንመጣ እንደዚህ አይነት ነገሮችን እንግዲህ ወርቀት እንኳን ሳይቀር ወደ ሌላ ወደ የሚጠቅም ነገር ልንቀይር እንችላለን። እና የተለያዩ የፕላስቲክ እና የተለያዩ ነገር ልብስ እንኳን ይሄን እንዳይጠል ሊደረግ ይችላል። ምክንያቱም የተለያዩ ሰው የሰው ልጅ እያደገ በሚመጣበት ሰዓት ላይ እንደዚህ አይነት ነገሮችን እያደጉ ማለት እየሰሩ ይሄዳሉ ማለት ነው። ለዛ ልክ እንደ ኢትዮጵያ ሳይሆን ከኢትዮጵያ ውጭም የሚሆኑ ነገሮችንም የቴክኖሎጂዎችን እያንዳንዱን ማየት መከታተል በጣም አስወላጊ ነገር ነው። እና ነገሮችን እንደገና ብንጠቀማቸው አንደኛ ልክ ስቴጁን ነው ማለት ቆሻሻ ሆኖ አካባቢ ሆኖም እንዳይበክል ያደርጋል። ሁለተኛ ደግሞ የፋብሪካ ውጤቶች እንዳይበዙ ሊያደርግ ይችላል። ምክንያቱም ያንን እንደገና ስንጠቀም ያለውን እጂ ሌላ ምርት እንዳይኖር ያደርጋል። ስለዚህ ያለውን የተበላሸውን ነገር እንደገና ሪዊዝድ ወይም እንደገና መጠቀም ቢለምድ ማንም ሰው ቢለምድና ቢያውቅ በጣም ጥሩ ነገር ነው።

የደንበኛ እርካታን ታስታው ታሳውቃለህ አዎ ማለት እኔ ፊዚካል ላይ የምሰራ ማለት በአካል ቢሮ ነው የምሰራው። እና የለደንበኞች እርካታ በተለይም ማለት በትምህርት ብዙ ደንበኞችን አገኛለሁኝ እና የደንበኛ እርካታ ምን እንደሆነ እንዴት ማድረግ እንደሚቻል እንግዲህ አውቃለሁኝ። ለምሳሌ አንድ ደንበኛ ወደ አንተ ሲመጣ ሀሳቡን ያለውን እሱ እንኳን ተናደው ብንመጣ ኩል ለማድረግ እሱን ለማቀዝቀዝ የሆነ ነገር ሻይ ቡና ምናምን ትለውና እሺ ብለህ እሱ ሚለን ነገር እያንዳንዷን ነገር ማዳመጥ ትጀምራለህ ማለት ነው። የዛኔ እንኳን ተናዶ የመጣሁ ሰውዬ በቃ ቀዝቀዝ እያለ ይመጣል። እዛ ከዛ በኋላ ካቀዘቀዝከው በኋላ አንተ አሁን ለምሳሌ የያስከው አቅጣጫ ወይም ትክክለኛ የሆነ ነገርህን እሱ ሳይረዳ እንደዚህ የምናደርግ ከሆነ ቀስ ቀስ ያልክ ወደ ማስረዳት ትገባለህ ማለት ነው። እንደዛ ያው ደንበኛን ለማስረዳት ማስረዳት ይቻላል። ሁለተኛ ደግሞ አብዛኛው ጊዜ ደንበኛ አረካም ማለት በጣም ከባድ ነው። ማለት ግን አንዳንዴ የሆነ የሚታወቁ እውነታዎች አሉ። ለምሳሌ ልክ እንደ ዚህ ተናዶ ሲመጣ እንደዚህ ማድረግ ቶሎ የማስተናገድ ይመጣብሃል። ለምሳሌ እንኳን በርቀት እንኳን እዛ ባለበት በአካል መምጣት ባይችል እዛው ባለበትም የሚሰጥ አገልግሎት ካለ እንዲህ አይነት ነገሮችን የመስጠት ስራ ብሰራ ነው በኔ በኩል ማለት ነው። ምክኒያቱም አብዛኛው በኢትዮጵያ ውስጥ ሚሰሩት በ አካል ተገናኝተው ነው እና ያ ትንሽ ከባድ ነገር ነው ወደከባድ ነገር ነው ሚወስደው። ሁሉም ነገር እንደዛ ማድ ኦንላይን ማድረግ በጣም ከባድ ቢሆንም ግን እንደዚህ አይነት ነገሮችን አገልግሎት ማለት የደንበኞች በደንበኞች በእርካታ ላይ ያው እንዲህ አይነት ነገሮች ቢሰሩ በጣም ጥሩ ነገር ነው አሪፍ ብየ አስባለው።

ቀልድ መናገር ትወዳለህ? አብዛኛውን ጊዜ አልቀለድም ግን የሆነ በቀል አማካኝነት ቁም ነገር ቁም ነገር ቁም ነገር ሀሳቦችን ማሳለፍ። አንዳንድ ጥሩም ነገር ነው እና በቀልድ አማካኝነት ቁም ነገሮችን የማሳልፍ መናገር። እንዲህ አይነት ነገሮችን ማድረግ ጥሎ ነው ግን ቀልድ አላበዛም ቀልድ የሚያበዙ ጓደኞች አሉ። በጣም ባገኙት ነገር ሁሉ ቀልድ መጣላችኋል እና የሚቀልዱ ማለት ነው። ስለዚህ አንዳንዴ የሚቀልድ ነገርም ሊኖር ይችላል ላይኖርም ይችላል ስለዚህ ትኩረት መሰጠት አለበት አንዳንድ ቁም ነገሮችን ለማሳለፍ በቀልድ መልኩ ምናምን ከሆነ በጣም ደስ የሚል እውነትታ ነው። ግን ዝም ብሎ ከመሬት ተነስቶ ለመንጥ ለማለት የሆነ ለማሳቅ ምናምን ከሆነ ባይበዛ ጥሩ ነው። ከልኩ ባያልፍ እና የሆነ ቀለል ያለ ሰው ልጅ አስቆ መተው እንጂ የሆነ በሰው ልጅ ልክ እንደስድብ ቀልድ ሆነ የሆነ መጥፎ ነገርን ያዘለ እኔ ንግግሮች ምናምን እኮ ነው። በጣም ከሰው አእምሮም ላይ ስለማይጠፋ ለአንዱ ተናጋሪ ማለት የሆነ ንግግር ልመስል ይችላል። ሌላው ደግሞ እንዴ ስድብ ልቀበለው ሊወስድ ስለምችል። አንዳንድ ጥንቃቄም በጣም አስፈላጊ ነገር ነው። ስለዚህ ቀልድም ስቀልድ ምን አይነት አውድ ሊኖረው ይችላል? ምን አይነት እንዴት ሊተረጎም ይችላል የሚለውን ነገር ማየት በጣም አስፈላጊ ነገር ነው። እና ቀልድ ባይበዛም እኔ በራሴ ቀልድ ባይበዛ በጣም ጥሩ ነገር ነው። እና ቀልድ ማብዛት አስፈላጊ ነገር አደለም ቢቻል ቢቻል ቢቀነስ። እና በቀልዶች አማካኝ ቁም ነገሮቹ ቢነገሩ። በቃ የሆነ ቀልድ ርዕስ ተነስቶ በዛ ያው ቁም ነገሮች ምናምን ለሰው የሰው ልጅ መቀየር የሚችል በጣም አስፈላጊ ነገሮች የሆኑ እንደው በቃ ቢነገሩ በጣም ጥሩ ነው።

የሞባይል ዳታ ትጠቀማለህ አዎ አሁን ራሱ ዳታ አብርቼ በስማርት ፎን ነው የምጠቀመው እና ዳታ ብቻ ነው የምጠቀመው። በሞባይል እና ዳታ መጠቀም አንዳንድ ነገሮችን ለማድረግ ስማርትፎንም በጣም አስፈላጊ ነገር ነው። እና ያለ ዳታ በግምት አንድ ሰው ሃያ ሰላሳ ጊዜ ዳታን እንከፍታለን። ፌብሪፕመንት ፌስቡክ እገባለሁ ቴሌግራም አለ ዩቲዩብ አለ። እነዛን ነገሮችን ገብቼ አሁን ቴሌግራም አብዛኛውን ጊዜ ለስራ ገባለሁ። ዩቲዩብ ምናምን ለመዝናናት ምናምን ካልሆነ በስተቀር ብዙም ደስ አይለኝም። ፌስቡክም እንደዛው ዝም ብዬ ነው የምገባው። ሞባይል ዳታ በቀን ውስጥ ብዙ ጊዜ ነው ማበራው ማለት ነው። እና የወጪውም አለ ልክ ሞባይል በዳታ ስበራ ወጪውም በዛ ልክ ስለሆነ አንዳንዴ መቆጠብም አስፈላጊ ነገር ይመስለኛል። ስለዚህ ዳታን አንዳንዴ ሳያበሩ መጠቀም ማለት ዋይፋይንም መጠቀም ምናምን ከተገኘ በጣም ጥሩ ነገር ነው። ዋይፋይ አስፈላጊ ነገር ነው እንደ ዳታ ባይሆንም ማለት ዳታ ፍጥነት በርግጥ ቢኖረውም ግን አንደኛ ለስልክ መጥፎ ነው። ሁለተኛ ደግሞ ገንዘብንም ይጨርሳል። ፍሪ ዋይፍ ምናምን ከተገኘ ደግሞ ያን መጠቀም ስፈላጊ ነገር ነው ማለት ነው መጠቀም ጥሩ ነው ማለት ነው። አንዳንዴ ስራዎች አስፈላጊ የሆኑ ቦታዎች ላይ ዋይፋይ ካልሆነ ዋይፋይ ካልሆነ በስተቀር መጠቀም አለልግም ምክንያቱም በጣም እንትን ይላል። ፋይል ለመላክ አሁን ለምሳሌ ዋይፋይ ሞባይል ዳታ ከመጠቀም በዋይፋይን ይፈልጋል። እና ይሄን እንደዚህ አይነት ነገሮችን በጣም ወሳኝ የሆኑ ነገሮችን እንግዲህ ብንጠቀማቸው በጣም ጥሩ ነው።